እግር ማለት እንግዲህ አንዱ የሰውነት አካላችን ነው ወይም የሰውነት ከሰውነት አካላችን ውስጥ ያለ ነው ማለት ነው። እንግዲህ እግር ብዙ ጠቀሜታ አለው ለመራመድ ለመሄድ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የተለያዩ ጥቅሞች አሉት ማለት ነው። እግር አብዛኛውን ጊዜ በእንግዲህ ሙሉ ጤነኛ ነው የሚባል ሙሉ ሰውነቱ ሲኖር ረጅም እግርም ሌላም የተለያየ ራስም ጆሮም ሁሉ ነገሩ የተሟላ ሲሆን ነው። ሰው ጤነኛ ነው ወይም ሙሉ አካል አለው የምንለው። እና ከነዛ ውስጥ ሁሉ አንዱ እግር ነው። እግር ደግሞ እንግዲህ ከአንድ ቦታ ወደ አንድ ቦታ ከአንድ ሀገር ወደ አንድ ሀገር ከአንድ ከተማ ወደ አንድ ከተማ የምንንቀሳቀስበት የሰውነታችን አካል ነው በጣም ጠቃሚ ነው። በነገራችን ላይ ምክንያቱም የሆነ ስራ ለማከናወን የሆነ ነገር ለመተግበር ስንል እግር ያስፈልጋል። መንቀሳቀስ አለብን መሄድ አለብን። ሌላው ለጤንነታችን ለሰውነታችን ምንም ሲባል በእግራችን ተንቀሳቅሰን ሰውነታችንን ጤንነት መጠበቅ አለብን ማለት ነው

ስራ ስንል እንግዲህ የተለያዩ ስራዎች አሉ በጭንቅላት የሚሰራ በጉልበት የሚሰራ የተለያየ ስራዎች አሉ ለምሳሌ በጉልበት የሚሰራ ስንል አሁን እንደ ኢትዮጵያ ስንመጣ አብዛኛው ሰማንያ አምስት ፐርሰንቱ የአርሶ አደር ወይም ገበሬ ነው ማለት እንችላለን እና ከዛ ውስጥ የሚሰራው በጉልበት ነው። በመቆፈር ከብቶችን በመጠቀም እያረሰ በመኪናም እየተጠቀመ ያርሳል ይሸከማል ያጭዳል ያበራያል የተለያዩ ስራዎችን ነው የምሰራ። የአሰራር ስልት አለው ማለት ነው። ገበሬ ላይ ስንል ሌላው ደግሞ እንዲህ በጭንቅላት ወይም በአእምሮአችን የምንሰራቸው በአሁኑ ጊዜ በጣም የረቀቁ ስራዎች አሉ። እነሱ ከእነሱ ውስጥም እንግዲህ ኮምፒውተር በመጠቀም የኦንላይን ስራዎችን ወይም ሮቦት ሮሞት ስራዎችን እየሰራ ትውልዱ የሚያሳልፍበት መንገድ አለ። በጣም በሃይለኞች እንደውም እንደዚህ አይነት ስራወችች በአሁኑ ሰዓት ላይ የተስፋፉ። በአጭር ጊዜ ሀብታም የሚሆንባቸው በአጭር ጊዜ በአጭር ሰዓት ብዙ ገንዘብ የሚገኝባቸው የኦንላይን ስራዎች አሉ ማለት ነው። ለምሳሌ ይሄንን ማየት እንችላለን እንግዲህ በወል ላይ እኔ ይሄንን እየሰራን ነው ብዙ ገንዘብ ያስገኘናል ብለን ተስፋ እናደርጋለን። ሌላው ጄኒ ላይ ስንሄድ ጄኒ በጣም በሃይለኛው በኦንላይን ስራ ያስከፈረን እኔ በመጀመሪያው ሰማንያ ሺህ ብር አስከፍሎኛል ከፍሎኛል ማለት ነው። ጄኒ አሁን ደግሞ ወደ ስልሳ ሺህ ብር ከፈለኝ በጣም የሚገርም ነው። እንደዚህ የኦንላይን ስሮች ሌላው ደግሞ እንዲተቀጥረን መንግስት መስሪያ ቤት ሊሆን ይችላል። ወይም የተለያዩ መስሪያ ቤቶች ላይ ተቀጥረን ሊሆን ይችላል። የምንሰራው ሁለት ሰዓት ተኩል ገብተን እስከ አስራ አንድ ሰዓት ተኩል የምንሰራበት ሁኔታ አለ። ይሄ ማለት እንግዲህ በቢሮ ስራ ላይ ተቀጥረን የምንሰራው ማለት ነው

ትናንት ስንል እንግዲህ ያለፈ ቀን ነው ትናንት የሰራነው እንግዲህ ጥሩም ነገር ሊሆን ይችላል ወይም መጥፎ ነገርም የሰራነው ሊሆን ይችላል ወይም ዝም ብለን ያባከነውም ጊዜ ሊሆን ይችላል ማለት ነው። ግን ዞሮ ትናንት ስንል ያለፈ ዛሬ እንመልሰው ቢባል መመለስ የማይችል። በነገራችን ላይ በሰው ህይወት ላይ ዋናው ለበኢኮኖሚው ወይም በገንዘብ የመርቀቅ ወይም በቂ ገንዘብ ያለማግኘታችን ምክንያት ትናንትን ዝም ብለን እያሳለፍን መሆኑ ነው። ነገ እንላለን ነገም ዛሬ ነው ዛሬ ደግሞ ትናንት ትላንት ነው። እና በአግባቡ መጠቀም አለብን ትላንት የሚባሉ ትላንት የቁም የማቆጩን ትላንትናን ዝም ብለን ያሳለፍናቸውን ጊዜያትን በደንብ መጠቀም አለብን። ለተንግዲው አሁን ያለፈው አልፏል። ግን ለተንግዲው በደንብ መጠቀም አለብን ብዬ አ

መቼ ማለት እንግዲህ የተለያዩ ቀኖቶች ቀናቶች አሉ በሳምንት በወርም በአመትም የተለያዩ ቀናቶች አሉ ከእነሱ ውስጥ የሆነ ቦታ ለመሄድ ወይም የሆነ ሀገር ለመንቀሳቀስ ፈለገህ አንድ ጓደኛህ መቼ ነው ምንሄድ ሊል ይችላል ማለት ነው። እና መቼ ሲባል ወደፊት የሚደረግ ነገር ወደፊት ሊደረግ የሚችል ወደፊት እናረገዋለን ብለን ያንን እቅድ የያዝንበት ወይም የሆነ ፕሮግራም የያዝንበት መቼ ነው ሚደረግ እንላለን ማለት ነው። እንግዲህ ብዙ ሰዎች እቅድ ያቅዳሉ። መቼ ግን እንደሚሄዱ መቼ ቆርጠው እንደሚሄዱ ግን ወስነው አያውቁም ይሄ አንዱ የሆነ ችግራችን ነው ብዬ አስባለሁ። እንደኔ

ቡድን ማለት እንግዲህ የተለያየ ስራችንን ተሰባስበን የምንሰራበት በአንድ ላይ በተሰባስበን አስርም አምስትም ሀያም ሁለት መቶም ሆነን ተሰባስበን የምንሰራበት ነው። ቡድን ሲባል ዞሮ ሰብሰብ በለን ህክም ህክምና በለን በአንድ ላይ ሆነን የምንሰራበት ሁኔታ ቡድን እንለዋለን ማለት ነው። እንግዲህ ቡድኑን በብዙ ነገር ልንጠራው እንችላለን። ለምሳሌ አንድ ለአምስት አንድ ለአስር አንድ ለሃምሳ አንድ ለመቶ እያለ የምንጠራው ራሱ የቻለ የቡድን መሰብሰብ አለ ማለት ነው። እና ከነዛ ውስጥ ነው እንግዲህ ከቡድን ስንል በጣም አዋጭ ነው በነገራችን ላይ የቡድን ስራ በጣም አዋጭ ነው። እንዴት ሲባል ዘርፈ ብዙ ጥቅሞች አሉት ዘርፈው ብዙ አገልግሎቶች አሉ ተባብሮን የምንሰራው ስራ በጣም ወሳኝ ስለሆነ ማለት ነው። እንግዲህ ይሄንን ለማለት ነው። ብዙ ነገር መናገር ይቻላል ስለ ቡድን ስራ። በአንድ ሰው የሚሰራ ስራ አዋጭነት ላይኖረው ይችላል ምክንያቱም ሀሳብ አዋጭነት ላይኖረው ይችላል። ምክንያቱም የተለያየ ሀሳብ ማመንጨት አይችልም አንድ ሰው ከሆነ የተለያየ ሀሳብ ማመንጨት አይችልም ግን ብዙ ሰዎች ከሆኑ የተለያየ ሀሳብ የተለያየ ጉልበት